ብዙ ትሸሸሳለህ ብዙ ትሸሸሳለህ እንዲህ ብዙ አንተ ሻሰም ብዙ እንትን አላደርግም ብዙ ይሄን መሻሰስ አላደርግም ብዙ የተለያየ እንደዚህ አይነት ነገር አልፈጽምም። እንደዚህ አይነት ነገር አድርጌም አላውቅም እንደዚህ አይነት ነገር። ሰርቼም አድርጌም አላውቅም። እና ለኔም ቃሉ አዲስ ነው። እንደዚህ አይነት ነገር ተጠቅሜ አላውቅም

በስራህ ላይ ምን አይነት ተግዳሮት አለ? በስራህ ላይ ብዙ አይነት ተግዳሮት ይኖራል? በስራህ ላይ ብዙ አይነት የተግዳሮት ሁኔታ ብዙ አይነት ችግር ብዙ አይነት ቻሌንጅ ይገጥማል። በስራ ላይ ስንሰራ እንግዲህ ብዙ አይነት አጋጣሚ ብዙ አይነት ችግር ብዙ አይነት ውስብስብ ነገር ይገጥመናል እና እሱን ደግሞ ለማስተካከል ብዙ እንጥራለን እንለፋለን እንቸገራለን። እና ይሄን ችግር ለመፍታት ደግሞ ብዙ አይነት ለማስተካከል እንሞክራለን ብዙ የአሰራር ዘዴ የስራ ሂደት እናደርጋለን። እና ይሄን ለማስተካከል እና ይሄን ለማድረግ ብዙ ሀሳብ ብዙ ችግር ሊመጣ ስለሚችል ይሄን ማድረጋችን አሪፍ ነው። እና ብዙ ይሄን ተግዳሮት በስራ ላይ የሚመጣን ተግዳሮት ለማስተካከል በስራ ላይ የሚመጣና ውስብስብ ችግር በስራ ላይ የሚመጣን ብዙ አይነት አስቀያሚ ህይወት ለማስተካከል እንለፋለን። እና በስራ ላይ ያለ ተግዳሮትን ለማስተካከል በስራ ላይ ያለ ተግዳሮትን ለመፍታት። ብዙ ሀሳብና ክዋኔ እናደርጋለን ብዙ አይነት የስራ ተግዳሮት ሲገጥመን ለማስተካከል በደንብ ለማወቅ ብዙ ለማስተካከል እና የተለያየ ነገር ለማድረግ ብዙ አይነት መፍትሄ መውሰድ ይኖርብናል ማለት ነው። ስለዚህ በስራ ላይ ያለ ምንም አይነት ተግዳሮት ስለዚህ ሲገጥም ብዙ መፍትሄዎች አሉት። ብዙ አይነት የአፈታት ዘዴ ብዙ አይነት ለመፍታት ብዙ አይነት ችግሮችን ብዙ አይነት አስቸጋሪ የሚባሉ ተግዳሮቶችን ለመፍታት ብዙ አይነት መፍትሄ ይሽዋል ብዙ አይነት መፍትሄ ያስፈልገዋል። ብዙ አይነት መፍትሄ ለመስራት ብዙ ተግዳሮት ስለሚኖር ለማስተካከል በጣም ብዙ በሚባል ደረጃ ተግዳሮቶችን ለመፍታት በስራ ላይ ብዙ አይነት ተግዳሮት ለመፍታት ብዙ ያውሰበስባል ያስቸግራል። ይሄ ተግዳሮት በጣም ውብስብስብና አስቸጋሪ ነው። ይህ ተግዳሮት በአንድ በሌላ ያስቸግራል። በአንድ በሌላ ብዙ አይነት ሀሳብ ይመጣል ብዙ አይነት የተግዳሮት አይነት ብዙ አይነት አስቀያሚ ነገር ይገጥማል። እና ስለዚህ ይሄ ተግዳሮት በጣም አሪፍ የሆነና አስቸጋሪ የሆነ

በስልክህ ገንዘብ ትልካለህ? በስልክ ብዙ ጊዜ ገንዘብ እልካለሁ በስልክ ብዙ ጊዜ ገንዘብ አስተላልፋለሁ በስልክ ብዙ ጊዜ ገንዘብ እንዲላክ ገንዘብ እንዲሄድ ገንዘብ ከአንድ ቦታ ወደ አንድ ቦታ እንዲትላለፍ አረጋለሁ። በስልክ ብዙ ጊዜ ገንዘቦችን ለማስተላለፍ እሞክራለሁ። በስልክ አብዛኛውን ጊዜ በስልክ ነው ማስተላለፍ የምጠቀመው ከአንድ ቦታ ወደ አንድ ቦታ በስልክ ነው የማሳልፈው ማለት ነው ስለዚህ ብዙ እየተጠቀምኩ ያለው በስልክ ለማስትላለፍ ነው። ሳላም ነው ይሄ ደግሞ እንዲሆን ደግሞ ያደረገው አለ ሰላም ነው። ይሄ ደግሞ እንደዚህ እንዲሆን ያደረገው ገንዘብ በጣም አሪፍ የሆና አጋጣሚ እንዲሰራ ማለት ገንዘብን ቀለል አድርጎ ከአንድ ቦታ ወደ አንድ ቦታ ለማስተላለፍ ከአንድ ቦታ ወደ ሆነ ቦታ ገንዘብን በቀላሉ ለማስተላለፍ ይጠቅማል ማለት ነው። እና ገንዘብ እንደዛ ነው እየላኩ ያለሁት በሞባይል መላክ በስልክ ገንዘብን ማስተላለፍ ቀላልና ሰዓት ማይፈጅ ገንዘብ ጊዜን እማያባክን ሆኖ ነው ያገኘሁት። እና በጣም አሪፍ ነው በጣም ተስማሚ ነው ማለት እችላለሁ። እሱ በጣም አሪፍና ወሳኝ የገንዘብ መላኪያ ነው ማለት ነው። እና ገንዘብ ሲላክ በጣም አስፈላጊ ነገር ነው። ገንዘብ ሲላክ በጣም ወሳኝና አስፈላጊ ሆኖ ተገንቷል ማለት ነው። እና ገንዘብን መላክ በጣም እንደ እንትኑ በጣም ጥሩና ወሳኝ ነገር ነው። እና ገንዘብን መላክ በጣም በጣም ክሎቱ ብዙ እውቀትን ብዙ የሚጨምር እውቀትን በደንብ የሚያዳብር ገንዘብ በእውቀትን በደንብ የሚሰጥ ገንዘብ ስንልክ ስንላላክ በጣም ብዙ አይነት ችሎታዎችን የሚያሳይ ነውና በጣም አሪፍ ነው። ገንዘብ በምንልክበት ወቅት በጣም አሪፍ በሚባል ነው የምንልከው ስለዚህ ገንዘብ በጣም ፈጣን ነው። ከፍጥነትም በላይ በጣም አሪፍ በሚባል ደረጃ ተገቢ የሆነ የገንዘብ አላላክ ቀልጣፋ የሆነ የገንዘብ መላኪያ ቢኖር በባንክ ሆኖ ግን በሞባይል በስልክ ስንት ገንዘብ ስንት ስልክ በጣም የሚፈጥን ሰዓት ይቆጠብልኛል ጊዜ አያባክንብኝም እና በጣም አሪፍ ነው

የተበላሸ ነገር ማስተካከል ትችላለህ? የተበላሸ ነገር ማስተካከል እችላለሁ። የተበላሹ ነገሮችን ለማስተካከል ሙሉ ጥረት አደርጋለሁ የተበላሹ ነገሮችን ለማስተካከል በጣም ቀላል ነው። የተበላሹ ነገሮችን ለማስተካከል በጣም ወሳኝ የሚባል ነገር ነው። የተበላሹ ነገሮችን ለማስተካከል በጣም ቀለል ባለ መንገድ ቀለል ባለ የስራ ዘርፍ እሞክራለሁ ማለት ነው። እና ስራ የተበላሹ ነገሮችን ለማስተካከል የኔ ያህል ጥረት አያስፈልግም በጣም በተጠና መልኩ በጣም አሪፍ በሆነ መልኩ ነው የሚሰራው ማለት ነው። እና ይሄ በተጠና መልኩ መስራት ደግሞ በጣም አሪፍ የሆነ ጥሩ የሆነ የሆነ አግባብ ያለው የተበላሸ ነገር ማስተካከል ይቻላል ማለት ነው። እና የተበላሸን ነገር ማስተካከል በጣም ለአንድ ስራም ሆነ ለሌላ ነገር በጣም ወሳኝ የሚባል ነገር ነው። ስለዚህ የተበላሸን ነገር ማስተካከል የግድ ያስፈልጋል ማለት ነው። የተበላሸን ነገር ማስተካከል በጣም ወሳኝ ነው። የተበላሸን ነገር ማስተካከል መሰረታዊ የሆነ ነገር ነው። ተበላሸኝ ነገር ማስተካከል በጣም ጥሩ ነገር ነው። የተበላሸ ነገር በጣም ስናስተካክለው ጥሩ ይሆናል የተበላሸ ነገር ማስተካከል ቀለል ባለ አገላለጽ ከነገሮች ጀምሮ ካለው የሁኔታውን ጀምሮ ያለውን እንትን ማስተካከል እና አሪፍ አድርጎ አስቀመጥነው ማለት ነው። እና የተበላሸ ነገር በጣም ብዙ አይነት የተበላሸ ነገር ሊገጥም ይችላል ግን ስል ማስተካከል በጣም ወሳኝ ነገር ነው ማለት ነው። ያንን ለማስተካከል ብዙ ትኩረት ይፈልጋል ብዙ ማስተዋል ይፈልጋል ብዙ እውቀቶችን ማጤን ያስፈልጋል ማለት ነው እንደዛ ካልሆነ ከባድ ነው። ስለዚህ የተበላሸ ነገር ለማስተካከል የሚያስፈልግ ነገር አይኖርም ግን ነገሮችን በተጤነ በተሰራ በተግባባ ነገር መስራት ግን በጣም አሪፍ ነው ማለት ነው። እንደዛ ሲሆን ነገሮች ይስተካከላሉ ቀለል ይላሉ ስለዚህ ነገሮችን ለማስተካከል ደግሞ በዛ መልክ ማስተካከል ግድ ይላል ማለት ነው። እና ነገርን ስናስተካክል ጥሩ የሆነ የወደፊት ስራ የወደፊት የተሻለ ነገር እናገኛለን እና የተበላሸ ነገር ማስተካከል መልመድ ማወቅ ግዴታ ነው ማለት ነው

የምሳ እረፍቶ ምን ያህል ጊዜ ነው? የምሳ እረፍቴ እንግዲህ ከአንድ ሰዓት እስከ አንድ ሰዓት ተኩል ይደርሳል የምሳ እረፍቴ። ለአንድ ሰዓት እስከ አንድ ሰዓት ተኩል እረፍት የምወስድበት። ምክንያቱም በዛ ሰዓት እንግዲህ ምሳ ካልተዘጋጀ ምሳ አዘጋጅቼ የምበላበት ምሳ አዘጋጅቼ። ምግብ የምመገብበት ስራ ካለ እሱን ሰርቼ ገና ተመልሼ ምግብ አዘጋጅቼ ስለምበላ ብዙ ሰዓት ይፈጃል ማለት ነው። እና ይሄ ደግሞ መሆኑ በጣም አሪፍ ነገር ነው። ስለዚህ የምሳ አረፍቶ በአንድ ሰዓት ተኩልም ሊሆን ይችላል የምሳ አረፍቴ ከአንድ ሰዓት ከሁለት ሰዓት

መዋቢያ ትጠቀማለህ መዋቢያ? እኔ አልጠቀምም ብዙ ሴቶች ናቸው የሚጠቀሙ መዋቢያ እንግዲህ የተለያየ ኮስሞቲክስ ዘርፍ። በስፋት የሚጠቀሙ ሴቶች ናቸው እኔ መዋቢያ አልጠቀምም ምክንያቱም መዋቢያ መጠቀም የኔ ምንም የሚጠቅመኝ ነገር የለም። ብዙ ጊዜ ለወንዶች መዋቢያ አልጠቀምም እኔ ብዙም የኔ ያህል የመዋቢያም ለመዋብ ብዙ አልፈልግም ምክንያቱም ፍላጎቱ የለኝም። በተፈጥሮ መልኬ በተፈጥሮ እንትኔ ነው ብዙ ጊዜ የምኖረው እና መዋቢያን መጠቀም ጥሩ ነገር ሊሆን ይችላል። ነገር ግን መዋቢያ ብዙ ይህን ያህል ትኩረት ተሰጥቶት እንትን ይላል ብዬ አላስብም። እና መዋቢያ በጣም አስፈላጊ ነገር ቢሆንም መዋቢያን መጠቀም ግን ጥሩ ነው። መዋቢያ በጣም አስፈላጊ ነገር ነው። ነገር ግን መዋቢያ ብዙ ጊዜ ሴቶች ናቸው እንደ ሀገራችን እንግዲህ ለሴቶች የተሰጠን የሚመስለውን መዋቢያ ለመጠቀም እና ሴቶች ናቸው ብዙ የሚጠቀሙት ሴቶች ብዙን ሲጠቀሙት ይታያል ሴቶች ብዙ ጊዜ መዋቢያ ሲጠቀሙ እናያለን። እና እንግዲህ እሰማ መዋቢያ መጠቀም ደግሞ ማለት አምረን እንዲታዩ አምረው ብዙ ውበት እንዲኖራቸው እኔ አደርጋለሁ ማለት ነው። እና መዋቢያን መጠቀም አሪፍ ነው ማለት እችላለሁ። ምክንያቱም መዋቢያ ሲጠቀሙት ሴቶች ከተለየ መልክ የተለየ ገጽታ የተለየ ውበት ይሰጣቸዋልና በሱ የተነሳ መዋቢያ በጣም አሪፍ ነው ማለት እችላለሁ። እንግዲህ መዋቢያ መጠቀማቸው በጣም ወሳኝ ነው። ለሴት ልጅ መዋቢያን ሲጠቀሙ የተለያየ ዝንጥ ያለ ውበት የዝንጥ ያለ ቁንጅና ይሰጣቸዋል። እና በሰው ጋርም ወደ ስራም ለአንድም ነገር ብዙ ውበት ከሰው ጋር የመገናኘቱ ነገር ስለሚኖር አሪፍ የሆነ ውበት ይሰጣቸዋል ማለት ነው። ስለዚህ መዋቢያን መጠቀም በጣም አስፈላጊ ነገር ነው ብዬ ነው የማስበው። እና መዋቢያ በጣም ጥሩ ነው። መዋቢያ በጣም አሪፍ ከመሆኑም በላይ በጣም አስፈላጊ ነገር ነው። መዋቢያ እንግዲህ ጥሩ ነገር ነው

በሰአት የምትደርስ ሰው ነህ አህ በሰአት ለመድረስ ሁሌም እሞክራለሁ በሰአት ቀጠሮ ለማክበር ቀጠሮዬን አክብሬ ስራዬን አክብሬ ለመገኘት የምሞክር ሰው ነኝ። እና ሰዓት ማክበር ደግሞ በጣም አሪፍ የሚባል ነገር ነው። ሰዓት ያከበረ ሰው ብዙ ጥቅም ያገኛል ሰዓት ሲያከብር ሰው በሰው ዘንድ ታማኝ ይሆናል። በሰው ዘንድ ጥሩ የመግባባት ነገር ያጋጥመዋል በሰው ዘንድ የተለየ ነገር ሊያገኝ ይችላል። እና ብዙ ሰዓትን ማክበር በጣም አሪፍ ነው ማለት እችላለሁ። ሰዓትን ማክበር የተለየ ነገር የተለየ

ማቅረቢያ ማድረግ ትችላለህ? አዎ ማቅረቢያ ማድረግ እችላለሁ፤ ማቅረቢያ ለማድረግም እሞክራለሁ ማቅረቢያ በተለያየ መልኩ ለማዘጋጀት ማቅረቢያ ለማድረግ የሚቀርቡ ነገሮችን ማስተካከል የሚቀርቡ ሁኔታዎችን ጽሁፍም ሊሆን ይችላል የተለያየ ዝግጅት ሊሆን ይችላል ማድረግ እችላለሁ ምክንያቱም ማቅረብ ማዘጋጀት በጣም ቀላል ነገር ነው እና ማቅረቢያ ማዘጋጀት በጣም ቀላል እና ወሳኝ ነገር ነው ማቅረቢያ ማዘጋጀት በጣም አሪፍ የሚባል ነው ማቅረቢያን ለማዘጋጀት ደግሞ ይሄን ያህል የሚቸግር ነገር የለም ማቅረቢያ ስናዘጋጅ በተለያየ መልኩ የተለያየ ሂደት ያለው የማቅረቢያ አይነት ነው የማቅረቢያ እንግዲህ ብዙ አይነት ነገር አለ ማቅረቢያ እንግዲህ ብዙ ጥቅማ ጥቅም ያለው ብዙ ማቅረቢያ አይነት አለ ብዙ አይነት ማቅረቢያ እቃዎች አሉ እነሱ ማቅረቢያዎች ደግሞ መጠቀም ማየት በጣም አሪፍ ነው ማቅረቢያዎቹ በጣም ወሳኝ

ስራ አድካሚ ነው ወይ? አዎ ስራዬ በጣም አድካሚ የጉልበት ስራ ስለሆነ የምሰራው ስራዬ ከመጠን በላይ አድካሚ ነው። ስራዬ የጉልበት ስራ ነው ስለዚህ ይሄ ላቦር ደግሞ በጣም አድካሚ የሚባለው ዋናው ስራ ቢኖር የጉልበት ስራ የጉልበት ስራ የሚሰራ ስራ ደግሞ በጣም ይደክማል በጣም ይጥራል በጣም ይለፋል። እንግዲህ ገቢዎችን ለማግኘት በጣም አድካሚ እና በጣም አሰልቺ የሚባል ነው። ይሄ የስራው አይነት እና እንግዲህ እሱ የስራ አይነት ደግሞ በጣም ብዙ ያደክማል ያለፋል። እና ድካም ደግሞ በጣም እንግዲህ ብዙም ሲበዛ ይሄ አድካሚ ሲሆን ደግሞ ለሰውነት መድከም መዛል ይሆናል ማለት ነው። እና ስራ ብዙ አድካሚ ስንሰራ በጣም ያስቸግራል። በተለይ ተከታታይ ዛሬ ከባድ ስራ ሰርቼ ነገ ለመስራት የምትቸገርበት ነገር አለ ማለት ነው። የጉልበት ስራ እና ይሄ ለምሳሌ ኤአይ የጭንቅላትን ስራ ሳውንድ ቀለል ያለ ስራ ስለሆነ እንደዚህ አይነት ስራዎች በጣም አቀልለን ቀለል አድርገን ብዙ አይነት ስራ መስራት እንችላለን። ግን ያኛው የጉልበት ስራ ግን ሲሆን በጣም የሚያደክም ብዙ የሚያለፋ ብዙ የሚያስጥር ብዙ የሚያግር ስራ ነውእና እሱ በጣም አስቸጋሪ ነው ማለት እችላለሁ። ምክንያቱም ያ ስራ እንደዛ በሆነበት መልኩ በጣም ይከብዳል

ማደንዘዝ ትወዳለህ? እኔ ማደንዘዝ አልወድም ማደንዘዝ። አእምሮን ወይም የሆነ ክፍል ማደንዘዝ በተለያየ ሱስ አልወድም ምክንያቱም እኔ ማደንዘዝ በጣም የምጠላው ሱስም የማልወድ ለሱስም ብዙ የማልጋበዝ ሱስም ብዙ የሌለብኝ ምክንያቱም ሰው ሱስ ውስጥ ገብቶ ቢደነዝዝ ለራሱ ችግር የሚያመጣበት ለራሱ ከባድ ውስብስብና ህይወቱን እስከማጥፋት የሚያደርስ የማደንዘዝ ስራ ነው። እና ይሄ ደግሞ ብዙ ሰዎች ብዙ ልጆች ያደረጉት ስለሆነ እነሱን ሲጎዱ ስላየሁ እኔ ደግሞ ወደዛ ገብቼ መደንዘዝ ስራሴን ማጣት ስለራሴ ምንነት አለማወቅ አልፈልግምና ስለዚህ እኔ ማደንዘዝ እኔ እንድደነዝዝ አልፈልግም። ስለዚህ ሰዎች ብዙ ይደነዝዛሉ ብዙ ይቸገራሉ ብዙ አይነት ችግር ይገጥማቸዋል እኔ እሱ አልፈልግም ማደንዘዝ አልወድም። እና ስለዚህ እሱ እንዳይሆን ደግሞ ብዙ ጥረት አደርጋለሁ እዛ ውስጥ እንዳልገባ ሱስ ውስጥ ገብቼ እንዳልደነዝዝ። የተለያየ ችግር እንዳይገጥመኝ የተለያየ የክል እንዳይገጥመኝ የአእምሮ ጭንቀት እንዳይገጥመኝ። የአእምሮ ውስብስብ ነገር እንዳይገጥመኝ በጣም ብዙ ጊዜ ስለፋ ስጥር እታያለሁ ምክንያቱም ይሄ የአእምሮ መደንዘዝ በጣም አስቸጋሪ ነው ማለት ይቻላል። ምክንያቱም የአእምሮ ማደንዘዝ በጣም ከባድ ነው

ግጭቶችን ማስተካከል ትችላለህ ወይ? አዎ ግጭቶችን ለማስተካከል እሞክራለሁ። ግጭቶችን ለማስተካከል እጥራለሁ ግጭቶችን አስተካክዬ ጥሩ ነገር ለማድረግ። ብዙ ባለኛ አቅም ሁሉ እሞክራለሁ ግጭቶች ሲኖሩ እነሱን አስተካክዬ። የተለየ ነገር ለማድረግ ብዙ ጊዜ ጥረት አደርጋለሁ ነገሮችን። ግጭት ሲፈጠር በተለይ በቤተሰብ ሊሆን ይችላል በሌላ አካል ሊሆን ይችላል። ግጭት አንዳንድ ሰዎች የሚፈጥሩበት አጋጣሚ አለ እና እሱን ለማስተካከል። እሱን ከተለያየ ነገር ለማውጣት የተለያየ ኤቶስ ጥቅም ያለው ነገር ለመስራት ስለዚህ ግጭቶችን መፍታት ደግሞ ግድ ይላል። ግጭት ካልፈታን ግጭትን ካላስተካከልን ብዙም ለኛ የሚሰጠን ጥቅም ስለሌለ ስለዚህ ግጭቶች መፍታት ማስተካከል መልመድ ግዴታ ነው። ምክንያቱም ሰው ግጭት የመፍታት ልምድ እንዲኖረው ሀገር እንዳትተራመስ ሀገር የምትረበሸውም ከቤተሰብ ግጭት። ተነስቶ ስለሆነ ያን ግጭት እንግዲህ በማስተካከል ጥሩ ነገር በማድረግ ግጭቶችን እንዲስተካከሉ ማድረግ ግዴታ ነው ማለት ነው። እና ግጭትን ለማስተካከል መወሰን አለብን። ግጭትን አስተካክለን የተለየና አሪፍ የሚባል ስራ እንዲኖረን ማድረግ አለብን ማለት ነው። ስለዚህ ግጭትን ማስተካከል ግድ ይላል

በድን ቋንቋ ታምናለህ? አይ በድን ቋንቋ እኔ እንግዲህ ብዙ እኔ ባላምንበትም በድን ቋንቋ እንግዲህ በምልክት ወይም በእንትን የሚጠቀሙት የቋንቋ አይነት ስለሆነ እንግዲህ የቋንቋ ሰዎችን ያግባባል ሰዎችን በደንብ ያስተምራል ሰዎችን እንግዲህ እንዲግባቡ እንደዚህ በድን ወይም በጥቆማ የሚግባቡ ሰዎች እየተግባቡበት ስለዚህ በድን ቋንቋ በጣም ሰዎች እየተግባቡበት እየተመሳሰሉበት አሪፍ በሆነ የመግባቢያ ነገር ተፈጥሮ እነሱ እየሰሩበት እነሱ እየተግባቡበት ህይወታቸውን እየመሩበት ይገኛሉ። እና እኔ በድን ቋንቋ ባላምንም ግን እነሱ በጥሩ አሳድገውት ቋንቋው ወደ አለም አቀፍ ቋንቋ ሆኖ የተወያዩበት ይገኛሉና ይሄ ደግሞ ስለዚህ ሰውን ሊያግባባ እንደአንድ ቋንቋ ዘርፍ ራሱን ችሎ ቋንቋ እንግዲህ በምልክት ምክንያቱም በጽሁፍ ሊሆን አይችልም። በጽሁፍ እንግዲህ እነሱ በምልክት የሚነጋገሩበት በምልክት የሚያወሩበት ነገር ስለሆነ የቋንቋ አይነት ደግሞ እንግዲህ ብዙ ሰዎች እየተግባቡበትና እየተወያዩበት ይገኛሉ ማለት ነው። እና ይሄ ቋንቋ በጣም አሪፍ የሚባል ነው። አሁን ባለው መጀምር ከየትኛውም ቋንቋ ሊያንስ አይችልም ብዬ ነው የማስበው። እና ይሄ ቋንቋ ብዙ እንዲጠናና ብዙ እንዲታይ ብዙ ሰዎች ምሁሮች እንዲያዩት ማድረግ ግዴታ ነው

ሌሎችንን ማበረታታት ትችላለህ አ? ሌሎችን እንግዲህ ለማበረታታት በስራም በሌላም አጋጣሚ እሞክራለሁ ሌሎችን ማበረታታት ሌሎችን ማገዝ ሌሎች እንዲሰሩ ማስተባበር በጣም ወሳኝ ነገር ነው ምክንያቱም ሌሎች ሲሰሩ ሌሎች ሲለወጡ ማየት እንደ ማየት የሚያስደስት ነገር የለም ምክንያቱም ሌሎች ሲሰሩ ሌሎችን ማበረታታት ሌሎች ህይወታቸውን ጥሩ ነገር እንዲያደርጉ ጥሩ እንዲመሩ ስለዚህ ስናበርታታ በጣም እንደኛ የአእምሮ እርካታ የአእምሮ የነፍስ ርካታ እናገኛለን እና በዚህም የተነሳ ሌሎችን ማበረታታት መቻል ግዴታ ነው ማለት ነው ስለዚህ አንድ ሰው ሲፈጠር በህይወቱ የግድነትን ማበረታታት ማወቅ አለበት እነዚህን በደንብ ስለ ሁኔታው ማየት አለበት ማለት ነው እና ይሄ ደግሞ ካልሆነ አስቸጋሪ በሚባል ደረጃ እንዳያልፉ አስቸጋሪ በሚባል ደረጃ እንዳይሄዱ ማድረግ ወሳኝ ነው ማለት ነው ስለዚህ ይሄ ደግሞ በጣም ወሳኝ ከሚባል እና አስፈላጊ ነገር ከሚባል ነው እና ይሄ የማበረታቻ ግድ ማበረታታት መልፋት መጣር መጋር ሌሎቹም ሰዎች እንዲለፉ እንዲጥሩ እንዲግሩ ማድረግ በጣም አሪፍ ነው ሌሎችን ማበረታታት ደግሞ በጣም ወሳኝ የሚባል ነገር ነውና ይሄንን ማበረታታት በጣም አስፈላጊ ነው ማለት ነው ስናበረታታ ሌሎችም የተሻለ ነገር ያገኙ

የቪዲዮ ጥሪ ታደርጋለህ ወይ? የቪዲዮ ጥሪ አደርጋለሁ። የቪዲዮ ጥሪ እንግዲህ ብዙም በፊት በአሁኑ እንደአሁኑ የተለያዩ መተግበሪያ ሳይመጡ በጣም በስፋት የሚታወቀው ኢሞ ነበረ። ኢሞ የሚባል መተግበሪያ እንግዲህ ብዙ ከውጪ አለሞች ጋር የማወራበት ወይም ከተለያየ ሀገር ውስጥም ቢሆን የማወራበት ቢኖር ኢሞ ነበረ ኢሞ የሚባለው አፕሊኬሽን ወይም መተግበሪያ እሱ እንግዲህ ብዙ ጊዜ ሲያገለግል ቆይቶ ከዛ በኋላ ዋትሳፕ ወይም የሜታ አሁን የሆነው ዋትሳፕ እንግዲህ ብዙ አገልግሎት እየሰጠ በጥራት ሲሰጥ ቆይቷል። ከዛ በፊት ደግሞ ቫይበር የሚባል አሁን ብዙ መተግበሪያ ይኑር አይነት ባናውቅም ብዙ በሀገራችን ጥቅም ላይ እየዋለ አይደለም ድሮ ቫይበር። እሞ እና ቫይበር ነበሩ በጣም ጥቅሙን ለቪዲዮ መተግበሪያ እና ዙም እንግዲህ ዙም በጣም የትኛውም አለም የሚነጋገርበት ዙም የቪዲዮ መጠሪያ በሱም ተጠቃሚ ነኝ ከዛም አልፎ ዋትሳፕን እጠቀማለሁ። ቴሌግራም አሁን ባለው ግን ቴሌግራም ነው ሙሉ በሙሉ መጠቀም ማለት እችላለሁ። ቴሌግራም እንግዲህ ፋስት እና ፈጣን በሚባል ደረጃ መልእክት ለመቀያየር ፈጣን በሚባል ደረጃ የተለያየ ተወዳጅ በኢትዮጵያ በሀገራችን ተወዳጅ አድርጎታል። እንግዲህ የመተግበሪያ ብዙ ሚሊዮኖች እንግዲህ በሀገራችን ብቻ ብዙ አይነት ሚሊዮን ወደ ሃያ ሰላሳ ሚሊዮን የሚጠጋ ህዝብ የቴሌግራም መተግበሪያ አውርዶ እየተጠቀመው ይገኛል። የቴሌግራም መተግበሪያ ደግሞ በጣም ለብዙ ቀላልና ምቹ አድርጎታል ማለት ነው። ፈጣን የመልእክት አላላኩ በጣም ምቹ የቪዲዮ በጣም ምቹ ማድረጉ ደግሞ ሰው ብዙ ሰው እንዲጠቀመው እንዲተ አድርጎታል